ለመውጣት ተስፋ እያደረኩ ነው። ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ለሁለት አመታት ተረካቢ ሆኜ በጣም በጥንካሬ እየሰራሁ እገኛለሁ እና በጥንካሬ እየሰራሁ ስለሆነ ሁሌም የተለያዩ ቀጠሮዎችን እፈጽማለሁ። ምክንያቱም በምሰራበት ጊዜ የተለያዩ ቀጠሮዎች ለስራው በጣም አስፈላጊ ሆነው ስለሚገኙ። ስራዎች የሚሰሩት በቀጠሮ ነው። ምክንያቱም ስራ ብዛት ስላለ ወይም ስራ ስለሚበዛብኝ ካለቀጠሮ ስራዎችን መስራት በጣም ከባድ ነው። ስለዚህ ለመውጣት ከዚህ ስራ ለመውጣት ተስፋ እያደረኩ ነው። ምክንያቱም ስራው ትንሽ አድካሚ ነው በዚህ ላይ ለረጅም ጊዜ ሰርቻለሁ ከሁለት አመት ያላነሰ ጊዜ ተረካቢ ሆኜ ሰርቻለሁ። ስለዚህ ይሄንን ስራ በምሰራበት ጊዜ ብዙ ሰዎች ስለሆነ የሚመጡት ወይም ደግሞ ብዙ ደንበኛ ስለሆነ የሚመጣው በቀጠሮ ነው ስራዬን የምሰራው። ሌላው አለቃዬ አስተያየት ይሰጠኛል ምክንያቱም ጠንክሬ እየሰራሁ ስለሆነ ያመሰግነኛል ወይም አስተያየቱ ብዙ ጊዜ ያለ ቀይ ምስጋና ነው ማለት ነው። ስለዚህ አስተያየቴ አስተያየቱን በመጠቀም በጥንካሬ ነው እየሰራሁ ያለሁት ማለት ነው። ነገር ግን ከዚህ ለመውጣት ያው መጠበቅ አለብኝ። ምክንያቱም ያው ውድድር ነው ውድድር በምንወዳደርበት ጊዜ ጊዜውን ጠብቆ ራሱ እስከሚመጣ ድረስ እና ቦታውን ልቅቄ ሌላ የተሻለ ቦታ እስከማገኝ ድረስ የግድ መጠበቅ አለብኝ። ውሳኔዬ ቀርቧል በነገራችን ላይ ለውሳኔ በጣም ቅርብ ነኝ። ውሳኔው ተወስኖ እስከሚገለጽ ድረስ ነው እየጠበኩ ያለሁት ማለት ነው። አንዳንድ አንድ አንዳንዴ በጣም እጨነቃለሁ ምክንያቱም አገኘዋለሁ ወይስ አላገኘውም የሚለውን አዲሱን ቦታ በጣም የሚያስጨንቀኝ ሁኔታ ነው ወይስ የሚያስጨንቀኝ ጉዳይ ነው። ስለዚህ የሚያስጨንቅ ነገርም አለው። ምናልባት እኔ ተወዳድሬያለሁ ብዬ እያሰብኩ ወይም ደግሞ እኔ ይሄንን ቦታ ለቅቄ የተሻለ ቦታ አገኛለሁ ብዬ እያሰብኩ ምናልባት ሌላ እጩ የተሻለ ሊሆን ይችላል። እኔ ብቻ አይደለም ለቦታው የምወዳደረው ስለዚህ ከእኔ ሌላ የሆነ እጩ ያንን ቦታ አግኝቶት እኔ ላጣ የምችልበት አጋጣሚ ስላለ ትንሽ ተጨንቄያለሁ። አንዳንዴ የመጨነቅ አይነት ስሜት ይገጥመኛል ማለት ነው። ግን በእኔ ችሎታ አምናለሁ ምክንያቱም የተሻለ አቅም አለኝ ብዬ አስባለሁ በቦታው ረጅም አመት ልምድ አለኝ። በዚህም አማካኝነት ቦታውን አግኘዋለሁ ብዬ አስባለሁ ስለዚህ በችሎታዬ ምንም ጥርጥር የለኝም። የክህሎት ማሳደግ ክህሎት የክህሎት ማሳደጊያ የተለያዩ ነገሮችን ተጠቅሜያለሁ ወይም ደግሞ የክህሎት ማሳደግ ማሳደግ ነበረብኝ። ክህሎታችንን ስናሳድግ ነው ለተለያዩ ቦታዎች በቂ የሆነ አቅም ሚኖረን እና ስንወዳደርም ልናሸንፍ የምችለው ስለዚህ እኔም ክህሎትን አሳድጌያለሁ። ያለኝን ክህሎት ለማሳደግ ሞክሬያለሁ። ሌላው አዳዲስ ቴክኖሎጂዎችን እየተማርኩ ነው። ለቦታው ምቹ ሆኜ እንድገኝ እና አስፈላጊው የሆነ ማስረጃ እንዲኖረኝ የተለያዩ የቴክኖሎጂ አዳዲስ የቴክኖሎጂዎችን እየተማርኩ ነው። ስለዚህ እድል ይህ እድል ለኔ በጣም አስፈላጊ ነው እድሉ ብቻ ሳይሆን ካለኝ አቅም ጋር ካለኝ ልምድ ጋር ተያይዞ ማድረግ ያለብኝን ነገር አድርጌያለሁ ስለዚህ ይሄንን ቦታ አገኘዋለሁ ብዬ አስባለሁ። አንዳንድ ጊዜ እድሎችን እናገኝ እና በቂ የሆነ ዝግጅት ሳይኖረን ሲቀር የተለያዩ ቴክኖሎጂዎችን ሳንማር ስንቀር የምናጣቸው ቦታዎች አሉ። ስለዚህ የግድ እድላችንን ለመጠቀም በትምህርት ዝግጅትም ሆነ አስፈላጊ የሚባሉ ክህሎቶችን አውቀን መገኘት አለብን። ስለዚህ እኔም አስፈላጊ የሆኑ ክህሎቶችን ተምሬያለሁ ከዛ ባሻገር አዳዲስ ቴክኖሎጂዎችን እየተማርኩ ነው። ይህ እድል ለኔ በጣም አስፈላጊና ከምንም ከምንም ነገር በላይ ጠቃሚ ነው ማለት ነው። ውጤቱን በቅርቡ እሰማለሁ ምክንያቱም ውድድሩ ተፈጽሟል። ስለዚህ ውጤቱ የሚገለጽበት ጊዜ ቅርብ ነው የሚሆነው። እያንዳንዱን ነገር እየተከታተልኩ ነው በዚህም አማካኝነት ውጤቱ የሚገለጽበት ወይም ውጤቱን የምንሰማበት ጊዜ ቅርብ ነው ማለት ነው። ምንም እንኳን ምንም ምንም ቢሆን መስራት እቀጥላለሁ። ተወዳድሬያለሁ እንደማንኛውም ሰው የተለያዩ አዳዲስ ቴክኖሎጂዎችን ተምሬያለሁ። ክህሎቶቼን አሳድጌያለሁ። ክህሎቶቼን አዳብሬያለሁ። በዚህም አማካኝነት ውድድሩ ላይ ተወዳድሬ ውድድሩ ላይ ላሸንፍም ልሸነፍም እችላለሁ። ስለዚህ በውድድሩ ላይ ማሸንፍ ከሆነ በጣም ደስ ይለኛል። ማላሸንፍ ከሆነ ግን ያው አለማሸነፍ ትንሽ የሚሰማን ስሜት መጥፎ እንዲሆን ቢያደርግም። የግድ ምንም ማድረግ ስለማይቻል ምንም ምንም ምንም ቢሆን ውጤቱ ምንም እንኳን ውጤቱ ቢያምር ቢያምርም ባያምርም መስራት እቀጥላለሁ። ምክንያቱም ይሄ የህይወት አንዱ አጋጣሚ ነው። ስለዚህ እያንዳንዱን ነገር በትኩረት አያለሁ። ከዛ ባሻገር ግን ውጤቱ ምንም ይሁን ምን መስራቴን እቀጥላለሁ ማለት ነው

በመስመር ላይ ግዢ ብዙ እጠቀማለሁ ምክንያቱም እንደሚታወቀው ዘመኑ የቴክኖሎጂ ነው። ስለዚህ ቴክኖሎጂውን ተጠቅሞ የተለያዩ ግዢዎችን መፈጸም ይቻላል። ስለዚህ የመስመር ላይ ግዢ ብዙ ጊዜ እጠቀማለሁ። በነገራችን ላይ የመስመር ላይ ግዢ በጣም ብዙ በጣም ምቹ ነው ብዙ ጠቃሚ ነው ብዙ ነገሮችን ያቀላል። ስለዚህ የመስመር ላይ ጊዜዎችን የምንፈጽም ከሆነ ከቤት መውጣት ያን ያክል አያስፈልግም በቀላሉ ስልካችንን እና ኢንተርኔት በመጠቀም የምንፈልጋቸውን ነገሮች መግዛት ወይም ደግሞ ለመግዛት ማዘዝ በቀላሉ እንችላለን ማለት ነው። ስለዚህ ከቤት መውጣት አያስፈልግም። ብዙ አማራጮች አሉ። የመስመር ላይ ግዢ እንድንፈጽም የሚያግዙን ብዙ አማራጮች አሉ የተለያዩ ድህረ ገጾችን እመለከታለሁ። በእነዚህ ድህረገጾች አማካኝነት መግዛት የምፈልጋቸው እቃዎች መኖራቸውን አረጋግጣለሁ። ከመኖራቸውን ካረጋገጥኩና እቃዎቹን መግዛት እንደምችል ካወቅኩ በኋላ ዋጋቸውን አነጻጽራለሁ የተሻለ ጥራት ያለው እንዲሁም በተጨማሪ ደግሞ በዋጋ ደረጃ የተሻለ አነስ ያለ ዋጋ ያለውን መርጬ ለመግዛት እንዲያስችለኝ ዋጋቸውን አነጻጽራለሁ። ከዛ የደንበኞችን ግምገማዎች አነባለሁ ምክንያቱም ሰዎች ከገዙ በኋላ ስለ እቃዎቹ ጥራት ስለ ዋጋቸው እንደ አስተያየት የሚጽፏቸው ነገሮች ስላሉ የተሻለ እቃ የተሻለ አስተያየት ስለሚሰጠው የደንበኞቹን አስተያየት ወይም ደግሞ ግምገማዎችን አነባለሁ። ከዛዎች ከዛ በኋላ ደግሞ በተጨማሪ ፎቶዎችን እና መግለጫዎችን እመለከታለሁ። ምክንያቱም የተለያዩ ፎቶዎች እና የተለያዩ መግለጫዎች ስለ እቃው ጥራት የሚነግሩን ስለሚሆን እነሱን በማየት ጥሩ ናቸው እቃዎቹ ወይስ ጥሩ አይደሉም የሚለውን ነገር በፎቶአቸውና እንዲሁም ደግሞ የደንበኞችን ግምገማ በማንበብ እወስናለሁ ማለት ነው። ከዛ የገዛኋቸውን እቃዎች ወይም የመረጥኳቸውን እቃዎች እሰበስባለሁ እያንዳንዱን እየሰበሰብኩ ወደ ጋሪ ውስጥ እጨምራለሁ ማለት ነው። ከዛ በኋላ ነው የክፍያ መረጃን የማነበው የክፍያ መረጃቸውን በደንብ ካየሁ ካነበብኩ በኋላ የክፍያ መረጃውን በደንብ አይቼ ገንዘቡን መጠኑን ካወቅኩ በኋላ ትዕዛዙም በጥቂት ቀናት ውስጥ ይደርሳል ትእዛዛለሁ ማለት ነው። እነዚህን እነዚህን እነዚህን እቃዎች ከ ካለው ቋት ውስጥ ወይም ደግሞ ከሚሸጥበት ቦታ ውስጥ እንዲመጣልኝ ብዬ አዛለሁ ማለት ነው። የክፍያ የክፍያውን መጠን ካስገባለሁ አስገባለሁ ያ ከገባ በኋላ ትእዛዙ በጥቂት ቀናት ወደ እኔ ይደርሳል ማለት ነው። ማጠቢያ እንኳን አልፈልግም። ያ ስላለኝ እሱ ያን ያክል አያስፈልገኝም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። እገዛዋለሁ ወይም እፈልጋለሁ ብዬ እዛ ድህረ ገጽ ላይ የተለያዩ ድህረ ገጾች ላይ ያየሁት እቃ ፎቶ እና እኔ ጋር ሲመጣ ያለው ጥራት የሚገናኝ የማይሆንባቸው ጊዜዎች ብዙ ናቸው። ስለዚህ እቃው ከመጣ መጀመሪያ በፎቶ ሳየው ወይም ደግሞ በቪዲዮ እዛ ላይ ሳየው የነበረው እቃና እኔ ጋር ከመጣ በኋላ ያለው ነገር ሁለቱ የማይጣጣምባቸው ጊዜዎች ይመጣሉ። በዚህም አማካኝነት ጥራቱ ለኔ አጥጋቢ ሆኖ ካልተገኘና እንዳየሁት ሆኖ ካልተገኘ በጣም ማስመለስ ያስፈልጋል ማለት ነው። ያ መመለስ ያስፈልጋል። ለመመለስ ደግሞ ሌላ ራሱን የቻለ እንትን አለው። ስለዚህ መመለስ የሚያስፈልጉ እቃዎች ሲሆኑ ከእነሱ ጋር እንደገና ያንን ድህረ ገጽ በመጠቀም በመጻጻፍ ስለ እቃው ጥራት በደንብ በመግለጽ እቃው እንዲመለስና ወይም ደግሞ በተሻለ ጥራት የተዘጋጀ እቃ ካለ እንዲቀየር እናደርጋለን ማለት ነው። አልያ ግን ማንጠቀምበት እቃና በጣም ከታሰበው ጥራት በጣም የወረደ ከሆነ ከእነሱ ጋር ንግግር በማድረግ ችግሩን መፍታት ሚቻልባቸው አጋጣሚዎች አሉ። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂውን በመጠቀም እቃዎችን መግዛት በጣም ጥሩ ልምድ ነው። ከልምዱ ከጥሩ ከሚያስብለው ምክንያት አንዱ አንደኛ እያንዳንዱን መረጃ ድህረ ገጾች ላይ ማግኘት መቻላችን ነው። በሁለተኛ ደረጃ ደግሞ ባገኘነው መረጃ መሰረት በቀላሉ ያለንበት ቦታ ድረስ እቃውን ማስላክ መቻላችን ነው። በሶስተኛ ደረጃ ደግሞ ችግሮች ካሉባቸው እቃዎቹን እና እኛ በጠበቅናቸው ጥራት ካላገኘናቸው መመለስ የምንችልባቸው መስመሮች ስላሉ። ይሄን ይሄ አጋጣሚ በጣም ጥሩ ነው የሚያስብለው ነው ማለት ነው። ስለዚህ በአጠቃላይ ጥሩ ልምድ ነው። በነገራችን ላይ ቴክኖሎጂ ህይወትን ይቀይራል ወይም ህይወትን ቀለል ያደርጋል። ገበያ ሄደን ዞረን እያንዳንዱን እቃ ተሸክመን መጥተን ምን ያክል አድካሚ እንደሚሆን ግልጽ ነው። ነገር ግን ቴክኖሎጂን በመጠቀም የተለያዩ ድህረ ገጾችን በመጠቀም የምንፈልጋቸው እቃዎች ቤታችን ድረስ በቀላሉ መምጣት እንዲችሉ ማድረግ ይሄ የቴክኖሎጂው ምን ያክል ህይወትን እንዳቀለለ የምንረዳበት ነው። ስለዚህ በቀላሉ ቴክኖሎጂ ህይወትን ይቀይራል ማለት ነው። ስለዚህ በመሰ

የቅዳሜ በዓል ቀርቧል ቅዳሜ ላይ የሚከበሩ በዓላት አሉ ስለዚህ ያ በዓል ቀርቧል ምን ላደርግ እንደምችል እያሰብኩ ነው በዚህ በቅዳሜ በዓል ማደርጋቸው ብዙ ነገሮች ይኖራሉ ስለዚህ ከእነዚህ ነገሮች የትኞቹን ነገሮች ላድርግ በሚለው ጉዳይ እያሰብኩ ነው በሳምንቱ በጣም ደክሜያለሁ ምክንያቱም ሳምንቱ አድካሚ ነበር በጣም ብዙ ስራዎችን ከሰኞ እስከ አርብ ስስሰራ ስለነበረ በጣም አድካሚ ጊዜን አሳልፌያለሁ ስለዚህ የግድ ሰውነቴን ለማዝናናት እረፍት ያስፈልገኛል ስለዚህ በዚህ በቅዳሜ በዓል ወይም በዚህ ዝግ የተለያዩ ነገሮችን ላድርግ እያሰብኩ ነው የማደርጋቸው ነገሮች ደግሞ ለኔ በሳምንቱ ድካሜን እረፍት የሚሰጡኝ ከድካሜ እረፍት የሚሰጡኝ ነገሮችን ነው ማለት ነው ስለዚህ ምናልባት ጓደኞቼን እጋብዛቸዋለሁ የተለያዩ ቦታዎች ልጋብዛቸው እችላለሁ ስለዚህ ከጓደኞቼ ጋር ጊዜ ላሳልፍና እረፍቴን ጥሩ ላደርግ አስቤያለሁ ማለት ነው አንድ ፊልም እንመለከታለን ብዬ አስባለሁ ስለዚህ እኔ እንዳሰብኩት ከሆነ ከጓደኞቼ ጋር ምናልባት አንድ ላይ ሆነን አንድ ፊልም እንመለከታለን ወይም ደግሞ ወደ መናፈሻ እንሄዳለን ፊልም የማንመለከት ከሆነ፣ እንደ ጓደኞቼ ፍላጎት የሚወሰን ሆኖ ወደ መናፈሻም ልንሄድ እንችላለን ማለት ነው፤ ስለዚህ ወይ መናፈሻ እንሄዳለን፣ ወይም ደግሞ ፊልም እንመለከታለን ማለት ነው። የቤት እቃዎችን ላጸዳ እችላለሁ—ጓደኞቼ የማይመጡ ከሆነ፣ ወይም ደግሞ እነሱ እስከሚመጡ ድረስ ለመዝናናት ወይም እረፍት ለማግኘት ምናልባት የቤት እቃዎችን ላጸዳ እችላለሁ፤ በተጨማሪነት ደግሞ በጣም ብዙ የቆሸሹ ልብሶች ስላሉኝ፣ ልብሶችንም ደግሞ ማጠብ አለብኝ ስለዚህ ልብስ ለማጠብም ጊዜ መውሰድ አለብኝ፤ ስለዚህ በዚህ በቅዳሜ በዓል ወይም በእረፍት ጊዜ የተለያዩ ነገሮችን አደርጋለሁ። በማደርጋቸው ነገሮች ደግሞ፦ አንደኛ—እረፍት የማገኝበት፣ ሁለተኛ ደግሞ—አንዳንድ ስራዎችን የማከናውንበት ነው። ምናልባት ይሄን የእረፍት ጊዜዬን ከፋፍዬ ነው የምጠቀመው፤ አንደኛው—ከጓደኞቼ ጋር ልገናኝና ከእነሱ ጋር ልንገባበዝ እንችላለን፤ ሁለተኛው ደግሞ—ፊልም ልናይ እንችላለን፣ አልያ ደግሞ ወደ መናፈሻ ልንሄድ እንችላለን። ከዛ በተጨማሪ፣ የቤት እቃዎችን ላጸዳ እችላለሁ፤ ልብስ ማጠብ የግድ ስለሚለኝ፣ ልብስ ላጥብ እችላለሁ ሌላው ደግሞ፣ የታዘዙትን መጽሐፍት ማንበብ እፈልጋለሁ—የተለያዩ መጽሐፍች መጽሐፍቶች ይኖራሉ፣ እነሱንም የማነብበት ጊዜ ይኖረኛል፤ እንዲሁም አዲስ የምግብ አሰራር መሞከር ደስ ይለኛል፣ ስለዚህ እሱንም ልሞክር እችላለሁ ልሰራ እችላለሁ ሌላው ደግሞ ጊዜው ፈጣ በፍጥነት የሚያልፍ እንደመሆኑ ጋር ተያይዞ፣ ለእረፍት እረፍት በጣም አስፈላጊ ነው፤ ቅድም እንዳልኩት እነዚህን ስራዎች ካከናወንኩ በኋላ፣ በተጨማሪነት በሳምንቱ መልሶ መምጣቱ ስለማይቀር፣ ለስራ ራሴን ማዘጋጀት አለብኝ ማለት ነው፤ ስለዚህ ሳምንቱ የሳምንቱ የስራ ቀን ሰኞ ተመልሶ የሚመጣበት ጊዜ ስለሚሆን፣ ከዚህ በኋላ ይሄን ቀን ካሳለፍኩ በኋላ ለዚህ ቀን ራሴን ዝግጁ ማድረግ እና የተለያዩ ስራዎችን ለመስራት ማዘጋጀት ይኖርብኛል ማለት ነው፤ ስለዚህ ሳምንቱን ላሳልፍ የምፈልገው በስራ ከሆነ ቅዳሜን እና እሁድን ወይም ደግሞ በዓል የበአል ቀናትን፣ የዝግ ቀናትን በእረፍት የማሳለፍ ዝንባሌ ሊኖረኝ ይገባል፤ አልያ ግን ቀጣይ ሳምንት ላይ የምሰራው ስራ ላይ ያን ያህል ጠንካራ አልሆንም።

ቡና ለኔ ጥሩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ። ቡና እንደሚታወቀው የማነቃቃት አይነት ባህሪ ስላለው። ለጤናችንም ጥሩ ገጸ በረከት ስላለሁ። ቡናን ብዙ ጊዜ እጠቀማለሁ። በቀን ቢያንስ በሶስት ጊዜ እጠጣለሁ። የቡና ሽታ ብቻ። ያስደስተኛል የትም ቦታ ቡና ቢፈላ በሚቆላበት ጊዜ እና እንዲሁም ተፈልቶ በእንፋሎቱ አማካኝነት የሚመጣው ሽታ ውስጤ እንዲነቃቃ ስለሚያደርግ ደስ ይለኛል። ስለዚህ ቡና በጣም የምወደው ነገር ነው። ከምጠጣቸው ትኩስ መጠጦች መካከል የምወደውና የሚያነቃኝ። ከስራ ከብዙ አይነት ስራ በኋላ ወደ ቀጣዩ ስራ ከመሄዴ በፊት ራሴን ለማነቃቃት የምጠቀምበት ነገር ነው ማለት ነው። በቤታችን ባህላዊ ቡና አዘገጃጀት አለ። ቡናን ከገበያ ከተገዛ በኋላ በስርዓት ይታጠብና በብረት ምጣድ ይቆላል ከተቆላ በኋላ ዘነዘናና ሙቀጫን በመጠቀም ይወቀጣል። ከዛ በኋላ በባህላዊ መልኩ በጀበና ይፈላና በሲኒ እየተቀዳ የሚጠጣ አይነት ነው ማለት ነው። ስለዚህ በቤታችን ባህላዊ የቡና አዘገጃጀት አለ ማለት ነው። በመጀመሪያ እናነሳዋለን ወይም ደግሞ ቡናውን ገዝተን እንመጣለን። ከዚያ ይቆላል ከዛ በኋላ። እስኪም እስከሚቀዘቅዝ ተጠብቆ ይፈጭ እንፈጭዋለን። ከዚያ በጀበና ውስጥ እናፈላዋለን ውሃ በመጨመር የቡናውን ዱቄት መጠን በመመጠን በምንፈልገው መጠን በጀበና ውስጥ አድርገን እሳት ላይ በመጣድ እናፈለዋለን ማለት ነው። ጓደኞቼ ሲጠጡ አብረን እንጠጣለን ወይም ጓደኞቼ ቡና የመጠጣት ፍላጎት ባላቸው ጊዜ። እቤት ውስጥ ቡናን በማፍላት አብረን እንጠጣለን ማለት ነው። ስለዚህ ቡና በጣም ከምንደሰትባቸው የትኩስ መጠጦች እና ከምንዝናናባቸው ነገሮች አንዱ ነው ማለት ነው። ቡና መጠጣት እረፍት ለማግኘት ይረዳል። በስራ የተወጠረን አይምሮ ለማረጋጋት እና የበለጠ ለስራ ለመነቃቃት ያግዛል። የቡና ሽታ ቤት ቤቱን ሙሉውን ስለሚሞላው የቤቱን ሽታ የቤቱን አየር ያውደዋል። ስለዚህ የቡና ሽታ በጣም ደስ የሚል ነገር ነው። ይሄን ጊዜ በጣም እወደዋለሁ ቡና ቤት ውስጥ በሚፈላበት ጊዜ ቤት ውስጥ የሚደረገው ዝግጅት በጣም ስለሚያስደስተኝ በጣም የምወደው ነው ማለት ነው። ቡና ያለበት ቀን ጥሩ ቀን ነው። በተለይ ቤት ውስጥ ቡና በሚዘጋጅበት ጊዜ ቤት ውስጥ ያለኝ ስሜት በጣም ደስ የሚል ነው ከቤት ውጣ ውጣ እንኳን አይለኝም። ስለዚህ ቡና በጣም የሚያስደስት ነገር ነው ማለት ነው። ይህ የእለት ከእለት ልምድ ነው። ያ ማለት ቢያንስ ቢያንስ በቀን ውስጥ አንድ ጊዜ ቤት ውስጥ ቡና ይፈላል ማለት ነው። በዚህም አማካኝነት ቤታችን ያለውን ሁኔታ በሙሉ እንድንወደው ያደርገናል የቤታችንን ጠርን አሪፍ እንዲሆን ያደርጋል። ጓደኞቼ ቤት እንዲሰበሰቡ ያደርጋል ማለት ነው። ስለዚህ ቡና መጠጣት እረፍት የሚሰጥ ነገር እንደመሆኑና የቡና ሽታ ቤት ውስጥ ሲኖር የቤቱን አየርን የሚያስተካክለውና ደስ እንዲል የሚያደርገው ከመሆኑ ጋር ተያይዞ። በዚህ ላይ ደግሞ በባህላዊ መልኩ ሲፈላ ደስ ስለሚል ቡና መጠጣት እኔ በጣም እወዳለሁ። ስለዚህ ቢያንስ ቢያንስ በየቀኑ ሶስት ጊዜ ቡና እጠጣለሁ ማለት ነው።

እንጀራ ማብሰል የቤተሰብ ስራ ነው። እንጀራ የሚብሰለው በቤተሰብ ውስጥ ነው። ስለዚህ በዋናነት የቤተሰብ ስራ እንደሆነ አድርገን መውሰድ እንችላለን። እንጀራ ለማብሰል መጀመሪያ ጤፍ መፈጨት አለበት። ጤፍ ከተፈጨ በኋላ ዱቄቱ በሙቅ ውሃ ይታሻል ወይም ይቦካል ማለት ነው። ከዛ በኋላ ቢያንስ ቢያንስ ከመጋገሩ በፊት ለሶስት ቀናት መጠበቅ አለበት በደንብ እስከሚቦካና ለመጋገር ዝግጁ እስከሚሆን ቢያንስ ሶስት ቀን መጠበቅ አለብን ስለዚህ ሶስት ቀን መጠበቅ አለብን። ከዛ በኋላ ከተቦካ በኋላ ወይም ሽታው ሀሪፍ ከሆነ በኋላ ወይም ደግሞ ለመጋገር ዝግጁ ከሆነ በኋላ ምጣድ ላይ እንጋግረዋለን ማለት ነው። ስለዚህ የእንጀራ መጋገሪያ ምጣድ አለ ያንን ምጣድ በመጠቀም እንጋግረዋለን ማለት ነው። ከዛ ትልቅ ክብ መልክ አለው። ትልቅ ክብ መልክ ፊቱ ላይ አይን አይን ወይም ጡባ ጡብ ጡብ ያሉ ነገሮች ያሉበት ይሆናል። ከዛ በኋላ በእሳት ላይ በፍጥነት ይበስላል ወይም በምጣዱ ላይ ሆኖ በፍጥነት ይበስላል ማለት ነው በእሳቱ ሀይል በፍጥነት ይበስላል በሰለ ማለት ለመበላት ዝግጁ ሆነ ማለት ነው። ሌላው ሌላው ዙሪያውን ስንጋግር ጎን ጎን እንገለብጠዋለን ያ ብዙ ጊዜ የሚገለብጥ ባይሆንም አንዳንዴ ግን በደንብ እንዲበስል ከፈለግን። ልንገለብጠው እንችላለን ከዛ ባሻገር በመሳቢያ ወይም በሰፌድ እንጀራውን ከምጣዱ ላይ አንስተን ወደሚቀመጥበት ቦታ ልንገለብጠው እንችላለን ወይም ወደ ጎን እንገለብጠዋለን ማለት ነው። ከዚያ በጥጥ እንሸፍነዋለን በጥጥ ብቻ ሳይሆን በላስቲክም ሊሆን ይችላል በዳንቴልም ሊሆን ይችላል። ሌላው በመሶብም ሊሆን ይችላል በዛ እንሸፍነዋለን ማለት ነው። ከዛ እንጀራ በየቀኑ እንጠቀማለን በእንጀራ ነው ብዙ ጊዜ እኛ ኢትዮጵያውያን ህይወታችንን የምንመራው ቁርሳችን ምሳችን ራታችን ላይ እንጀራ ልንበላ እንችላለን ስለዚህ በየቀኑ በቁርሳችን ሊሆን ይችላል በምሳችን ሊሆን ይችላል በራታችን ሊሆን ይችላል እንጀራ እንጠቀማለን ማለት ነው። ስለዚህ ከወጥ ጋር ጣፋጭ ነው በነገራችን ላይ እንጀራን ብቻውን አይደለም የምንበላው የግድ ማባያ ያስፈልጋል። ይሄን ማባያ ደግሞ ወጥ እንለዋለን ማለት ነው። ወጥ የሚባለው የወል ስም ወይም ደግሞ ለብዙ ነገሮች የሚሰጥ ስም ሆኖ ከብዙ አይነት ነገር ሊሰራ ይችላል ለምሳሌ ከድንች ወጥ ሊሰራ ይችላል። ከ ከተለያዩ ነገሮች ወጥ ሊሰራ ይችላል ከሽሮ ከዶሮ እና ከመሳሰሉት ነገሮች ወጥ ሊሰራ ይችላል ማለት ነው። ስለዚህ እንጀራ ለመብላት በየቀኑ ወጥ መስራት ይጠበቅብናል ማለት ነው። እንጀራን በቀን ከቀን ኑሯችንን የምንጠቀምበት የምግብ አይነት ነው። እንደኛ እንደ ኢትዮጵያውያን በባህላችን እንጀራ ዋና ምግባችን ነው። እንጀራ ለመብላት ግን የግድ ወጥ ያስፈልጋል ከወጥ ጋር አንድ ላይ ሲሆን ነው ጣፋጭ የሚሆነው አለበለዚያ እንጀራ ብቻውን ለመብላት ትንሽ ከባድ ነው የሚሆነው ደረቅም ስለሚሆን ከጉሮሮአችንም ለመውረድ ያስቸግረናል ማለት ነው። ስለዚህ ከወጥ ጋር ሲሆን እንጀራ በጣም ጣፋጭ ይሆናል ማለት ነው። ይህ እንጀራ ቅድም እንዳልኩት እንጀራ በወጥ የኛ የኢትዮጵያውያን ባህላዊ ምግባችን ነው። ስለዚህ ይህ የኛ ባህላዊ ተወዳጅ የሚ ሁሉም ሰው የሚጠቀምበት በምሳ በቁርስ በእራት የምንጠቀምበት ምግባችን ነው ማለት ነው። ማብሰል ማብሰል በነገራችን ላይ በተለይ እንጀራ ማብሰል ጥበብ ይፈልጋል ማንኛውም ሰው ተነስቶ እንጀራ ማብሰል አይችልም። ምክንያቱም ከማስፈጨቱ ጀምሮ ዱቄቱን ይዞ መሄዱ ከዛ በኋላ ደግሞ ከማብካቱ በደንብ አብኩቶ ደግሞ ለሶስት ቀን ከመቆየቱ ከሶስት ቀን ቆይታ በኋላ ደግሞ ለመጋገር ዝግጁ ሲሆን ምጣር ላይ መጋገሩ ምጣር ላይ ከጋገርን በኋላ ደግሞ እስከሚበስል መጠበቁና ከእሳት ላይ ማውጣት መቻሉ እነዚህ ይሄ ሁሉ ጥበብ ያስፈልገዋል አለበለዚያ ያቃጥለናል ወይም እጃችንን ይቃጠላል። በጣም ከባድ ነው የሚሆነው ማለት ነው። ስለዚህ እያንዳንዱ ነገር በጥበብ የሚደረግ ነው በብልጠት የሚደረግ እንጂ በጉልበት ዝም ብለን የምናደርገው ብቻ አይደለም ማለት ነው። በርግጥ ጉልበትም ያስፈልጋል ነገር ግን ጥበብ በጣም ወሳኝ ነው። እዚህ ጋር ማለት ነው ጥበብ የማይኖረን ከሆነ እንጀራን በቀላሉ ማብሰል አንችልም ማለት ነው። ስለዚህ ቅድም እንዳልኩት እንጀራን ለማብሰል የግድ ጥበብ ያስፈልጋል እንጀራን ለማዘጋጀት ጥበብ ያስፈልጋል እንጀራን ለማስፈጨት ጥበብ ያስፈልጋል አስፈጭተን ካመጣን በኋላ ደግሞ በሙቅ ውሃ ለማሸት ለማቡካት ጥበብ ያስፈልጋል። ሶስት ቀን ከቆየን በኋላ ሽታው ሀሪፍ ሲሆን ለመጋገር ዝግጁ ሲሆን ደግሞ በምጣድ ላይ መጋገሩ ራሱ ማዞሩ ራሱ በጣም ጥበብ ያስፈልገዋል። ከዛ በተጨማሪ ደግሞ ከተጋገረ በኋላ የተጋገረውን እንጀራ ከምጣዱ ላይ ከጋለው ምጣድ ላይ አውርደን የሚቀመጥበት እንጀራ መንደረደርበት የምናስቀምጥበት ማስቀመጥ ማስቀመጫ ቦታ ላይ ለማስቀመጥ ጥበብ ያስፈልገዋል። ከዛ ባሻገር መሸፈን እና በስርዓት ማስቀመጥ በየቀኑ ለመጠቀም ደግሞ ወጥ መስራት እና የመሳሰሉ ነገሮች ጥበብ ያስፈልጋቸዋል ስለዚህ ባህላዊ ምግብ